ኮምፒውተር መጠቀም እችላለሁ የራሴን ዶክመንቶች ፋይሎቼን በስነ ስርዓት በምፈልገው መንገድ ማስቀመጥ ማዘጋጀት እችላለሁ። የተለያዩ ጽሁፎችንም ራሴ ጽፌ ራሴ ፕሪንት አድርጌ መጠቀም እችላለሁ። ያው የኮምፒውተር ተማሪ ባልሆነም። በልምድ በተለያዩ የኮርሶች በምማርበት ሰዓት ወስጃለሁ

ወደ ስራ የምሄደው በአብዛኛው የእግር መንገድ ስለምወድ በእግሬ ነው። አንደኛ ለጤና ለደም ዝውውራችን ራሱ ስለሚጠቅም ስመለስም የሰላሳ ደቂቃ መንገድ ወደ ቤቴ ከመግባቴ በፊት በፊት እጓዛለሁ። ጠዋትም ስወጣ ሰላሳ ደቂቃ ወደ ስራ ሰላሳ ደቂቃ ስለሚፈጅብኝ ወደ ስራ የምሄደው በእግሬ ነው በብዛት።

ብዙ የኢትዮጵያ ባህላዊ ምግቦች አሉ። ለምሳሌ ክትፎ ዶሮ ጥንጀራ በሽሮ። እኔ ግን የማስቀድመው እንጀራ በሽሮ ነው። እንጀራ በሽሮ በጣም ደስ ይለኛል። ከልጅነቴ ጀምሮ እንጀራ በሽሮ ነው እየበላህ ያደግኩት እና እንጀራ በሽሮ ለኔ ተመራጭ የተባለ ምግቦች ውስጥ ተመራጩ ምግቤ ነው።

ሁለቱም በመጠኑ ሲሆን ደስ ይላል ግን እንደ አማራጭ ጥላን ነው የምመርጠው ቀስ ቀስ ያለው ቦታ ደስ ይለኛል። ምክንያቱም ሀይለኛ ራስ ምታት አለብኝ። ፀሀይ ከመታኝ ራሴን በጣም ነው የሚያመኝ። ስለዚህ ጥላን ነው የምመርጠው ጥላ ቦታዎችና ቀዝቀዝ ያሉ ቦታዎች ሪላክስ ያደርጉኛል። ምቾት ይሰማኛል ቀዝቀዝ ያለ ቦታ ስቀመጥ ስለዚህ ጥላን እመርጣለሁ

ስልጠና በጣም እወዳለሁ። ምክንያቱም ሙያዬም አስተማሪ ስለሆነ ስልጠናዎችን ሰልጥኜ ለትውልድ ማስተላለፍ ስለምፈልግ ስልጠና በጣም ደስ ይለኛል። እንደገና ደግሞ ትምህርት ቤት ያልሰጠንን ነገር ከስልጠና ላይ ማግኘት ስለምንችል ስልጠና ላይ ብዙ ነገሮችን ራሳችንን መቀየር ስለምንችል ስልጠና በጣም ነው የምወደው።

ከደንበኞቼጋ በጣም ነው ምቀራረበው ምክንያቱም ደንበኞቼን እንደ ቤተሰብ ሲይዛቸው እንደ ቤተሰብ ሳቀርባቸው ወይም ሳገኛቸው ከእነሱ የማገኛቸው ግብአቶች አሉ። እነሱን ግባቶች ደግሞ እኔ ስራ ላይ አውዬ ማሻሻል ያለብኝን አሻሽዬ የተሻለ ነገር የተሻለ ስራ ለመስራት ደንበኞቼን የግድ ማቅረብ ስላለብኝ ከደንበኞቼ ጋር ቅርርብና ግንኙነት አለኝ

አዎ ፀሀይ የምትወጣው በስተምስራቅ ነው። በስተምስራቅ ጠዋት ላይ ስትወጣ መሬት ሙሉ ለሙሉ ስለማይለቃት ቀይ ትሆናለች። መሬት ሙሉ ለሙሉ ሲለቃት ደግሞ የራሷን ከለር ይዛ ትቀመጣለች። ስለዚህ የፀሀይ መውጣት በደንብ ነው የምከታተለው በደንብ ነው የማየው የጧት ፀሀይ እንደውም በጣም ነው የምወደው።

አዎ ሽቶ በጣም ነው የምጠቀመው። ምክንያቱም ሰውነታችን ጥሩ መዓዛ እንዲኖረው ያደርጋል። ሌላ ደግሞ አፍንጫችን ደስ የሚል ሽታ ሲሸተው የራሱ የሆነ ደስታ ከውስጣችን እንዲመነጭ ያደርጋል። ስለዚህ በዚህም የተነሳ ሽቶ በጣም እጠቀማለሁ እኔ።

የአካባቢያችን ገበያዎች በጣም ጥሩ ናቸው። የምንፈልጋቸውን ነገሮች ወጥተን በቀላሉ ማግኘት እንችላለን የተለያዩ የገበያ ማዕከሎች አሉ። ለምሳሌ ምግብ ነክ ነገሮች አለ አትክልትና ፍራፍሬ አለ አልባሳት አለ እና የገበያ ማዕከላችን እጅግ በጣም ጥሩ ናቸው።

ፎቶ ማንሳት በጣም ነው የምወደው። ፎቶ መነሳትም እወዳለሁ በነገራችን ላይ፤ ሁለቱንም በጣም ነው የምወደው። ፎቶ ከልጅነታችን ጀምሮ አሁን እስካለንበት ድረስ የሚያሳየን፤ ለውጣችንን የሚያሳየን፤ ታሪክ ስለሆነ ፎቶ በጣም ደስ የሚል ነገር ነው፤ እኔም በጣም ነው የምወደው።

ቴክኖሎጂ እጅግ በጣም ነው መማር የምፈልገው፤ እወዳለሁም ሲጀመር ቴክኖሎጂ ማለት ነው። ምክንያቱም ከቴክኖሎጂ ጋር አብሬ መራመድን ነው የምፈልገው፤ እንደውም ውደት መፍጠር መዋሃድ ነው የምፈልገው ከቴክኖሎጂ ጋር። ምክንያቱም አብሬ ከቴክኖሎጂ ጋር ከተራመድኩ ከስር ያለውን ትውልድ ለማገዝ፤ ለማስተማርም ስለሚረዳኝ፤ ቴክኖሎጂን አውቄ ማሳወቅ፤ የመጀመሪያ ጎሌ ስለሆነ ቴክኖሎጂን መማር እወዳለሁ።

አዎ መሬት ላይ መቀመጥ በጣም ነው የምወደው፤ ምክንያቱም እግሮቼን እንደፈለኩ ዘረጋለሁ፤ አጥፋለሁ፤ ወገቤ ጀርባዬ ስፓይን አልኮርድ ቀጥ ብሎ ይቀመጥልኛል፤ እንደውም መሬት ላይ የሚተኛት ሁሉ በጣም ነው የሚያዝናናኝ፤ ከመቀመጥም አልፌ። መሬት ላይ መተኛት እጅግ በጣም የምወደው እና የሚያዝናናኝ ነገር ነው ደስ ይለኛል።

ልደት እንኳን እኔ አክብሬ አላውቅም። ልደት ለኔ ስሜት አይሰጠኝም። ምክንያቱም የተወለድኩት ክፍለ ሀገር ስለሆነ ከልጅነቴ ጀምሮ ቤተሰብም ልደት እያከበሩ አላሳድጉኝም። ስለዚህ ልደት ለኔ ብዙም ሴንስም ስሜትም አይሰጠኝም። ብዙም አያጓጓኝም አክብሬውም አላውቅም።

የእውነት ለመናገር የቀርካህን ዛፍ አላውቀውም። ቀርካህ። አካባቢያችን ላይም አያድግም። ነገር ግን ወንበር ሲሰራበት እና ቤት ሲሰራበት አያለሁ አልፎ አልፎ የቀርካ ወንበር ነው የቀርካ ቤት ነው ሲባልም እሰማለሁ። ተጨማሪ ደግሞ እንዝርትም ሲሰሩበት እናቶቻችን አያለሁ። አካባቢ ላይ ግን ሲያድግ አይቻልም

ጠዋት ከመብላቴ በፊት መጀመሪያ እቤቴ ጸበል ካለ ጸበል እጠጣላው፤ ጸበል ከሌለ ደግሞ ውሃ ላይ ጸሎት አድርጌ ውሃ እ ጠጣለሁ። ተጨማሪ ደግሞ ቤት ያፈራውን ምግብ ፍርፍር ሊሆን ይችላል፤ ቅንጬ ሊሆን ይችላል፤ ዳቦ ሊሆን ይችላል፤ እንቁላል ፍርፍር ሊሆን ይችላል፤ ያለውን ቤት ያፈራውን ቁርስ በልቼ እወጣለሁ።

ውይ እቃ ማጠብ በጣም በጣም በጣም ነው የምጠላው እቃ ማጠብ አልወድም። ከስራዎች ሁሉ እቃ ማጠብ ያስጠላኛል። እንደውም ለሰራተኛ እቃውን ለማጠብ ብቻ ሰራተኛ ብቀጥር በጣም ደስ ይለኝ ነበረ። ነገር ግን ደግሞ ገቢዬ ሰራተኛ ለመቅጠር የሚያበቃ አይደለም። ምክንያቱም የሰራተኛ ደሞዝ ከፍዬ ስለማልችል ገቢዬ አነስተኛ ስለሆነ ሰራተኛ ልቀጥር አልችልም። ግን እቃ ማጠብ በጣም ነው የምጠላው

አዎ እችላለሁ በአደባባይ መናገር እችላለሁ ነገር ግን ከጎኔ ያው ፍርሃት የሚባል ጠላት አለን። ፍርሃታችንን ከጎናችን አድርገን መናገር እንደምንችል ስልጠና ስለወሰድኩ። ፍርሃትን መጋፈጥ እንዳለብኝ። በስልጠና ስለወሰድኩ በአደባባይ ላይ መናገር ለኔ የቀላል ነገር ነው አሁን ላይ ማለት ነው።

በቤቴ ውስጥ ልዩ የሆነ መቀመጫ የለኝም ነገር ግን መሬት ላይ መቀመጥ በጣም ደስ ከሚለኝ መቀመጫዎች መሬት ላይ መቀመጥ ነው። መሬት ላይይ ስስቀመጥ እግሮቼን ስለምዘረጋ እንደፈለኩ ስለማጥፍ ስለምዘረጋ ምቾት ስለሚሰማኝ። መሬት ላይ መቀመጥ ለኔ በጣም ጥሩ ነገር ነው። ይመቸኛል

ፎቶዎቼን የማስቀምጣቸው አልበም ላይ ነው። አልበም ውስጥ ሳስቀምጥ ግን ከልጅነቴ ጀምሮ ትንሽዬ ህፃን ሆኜ የተነሳሁት ፎቶ አለ። እንደገና የአደግ ስል የተነሳሁት ፎቶ አለ። እንደገና ደግሞ ወጣት ስሆን የተነሳሁት ፎቶ አለ። በእድሜ አሁን ያለሁበት ድረስ በአልበም ነው ጠርዤ ያስቀመጥኩት ማለት ነው።

የሚመቸኝ መጽሐፍ ከሆነ ረጅም ሰዓት አነባለሁ፤ ጊዜው በዚህ ሰዓት ይሄን ያክል ይሄን ያክል ልል አልችልም። ሀሳቡ እዛ ውስጥ መጽሐፍ ውስጥ ያለው ሀሳብ በጣም የሳበኝና ማራኪ ከሆነ ረጅም ሰዓት ላነብ እችላለሁ። መጽሐፍ ማንበብ በጣም ነው የምወደው የስነ ጽሁፍ ተማሪም ነኝ፤ ስለዚህ መጽሐፍ ማንበብ ለኔ ቀላል ነገር ስለሆነ ረጅም ሰዓት ላነብ

አራት አቅጣጫዎች አሉ። ሰሜን ደቡብ ምስራቅ ምዕራብ ሰሜንና ደቡብ ተጉዠ አቃለሁ። ለምሳሌ ሰሜን የተወለድኩበት አካባቢ ስለሆነ ወደ ሰሜን ሄጀ አቃለሁ። ቤተሰቦቼ ጋር ደቡብ ደግሞ ከጓደኞቼ ጋር ደቡብም ሄጄ አውቃለሁ። ስለዚህ ሁለት ቦታ ሄጃ አቃለሁ ማለት ነው።

ከቅመማ ቅመሞች ውስጥ ኮረሪማና ቅርንፉድ ከሆነ በጣም ነው የምወደው። ቅመማ ቅመም ሌሎቹ ትንሽ ልጠላቸው እችላለሁ። ኮረሪማ ወጥ ውስጥ በጣም ስለሚያጣፍጥ ኮረሪማን በጣም ነው የምወደው። ተጨማሪ ደግሞ ቅርንፉድ ለሻይ በሻይ መልክ ስለምንጠጣው ቀረንፉድንም በጣም ነው የምወደው ቢበዛም አልጠላውም በጣም ነው አወደዋለሁ

ህመሙ ከስራ የሚያስቀር ከሆነ እቀራለሁ ለምሳሌ ጉንፋን ሀይለኛ ጉንፋን ከሆነ ያዘኝ አንድ አልኩት አስተማሪ ስለሆነ ሙያዬ አስተማሪ ስለሆንኩ ልጆቹ ላይ በሽታው እንዳይተላለፍ ከማሰብ። ቤቴ ሆኜ አስታምሜው በነጋታው ወይ በሁለተኛው ቀን እሄዳለሁ ማለት ነው። እንደ ህመሙ አይነት የሚያስቀር ከሆነ እቀራለሁ። የሚያስኬድ ከሆነ ደግሞ ማስተገሻ ወስጄ እሄዳለሁ

ዋው ገንዘብ እጅግ በጣም ቆጣቢ ነኝ። ምክንያቱም ላላመንኩበት ነገር ወጪ አላወጣም። በቃ በርቀት የማስቀምጠው ገንዘብ አለኝ በቅርበት የማስቀምጠው ገንዘብ አለኝ። በቅርበት የማስቀምጠው ገንዘብ ካለቀ የርቀቱን አልነካም። ምክንያቱም ያኛው ወታደሬ ነው ብዬ ነው የማስበው ጠባቂዬ ነኝ ብዬ ነው የማስበው። ስለዚህ ገንዘብ እጅግ በጣም ቆጣቢ ነኝ

ቀላል ከሆነ ራሴ እሰራዋለሁ። ሁኔታውን አይቼ ሰው የሚያስፈልግ ከሆነ ደግሞ ባለሙያ ጠርቼ በባለሙያ አሰራለሁ። ግን ነገሮችን መሞካከር በጣም እፈልጋለሁና መጀመሪያ እኔ ሞክሬ ነው። ከዛ በኋላ አሳልፌ የምሰጠው እንጂ እኔ ሳልሞክር ለማንም አሳልፌ አልሰጥም። ስለዚህ ወይ ራሴ እሰራዋለሁ ከእኔ በላይ ከሆነ ደግሞ ለባለሙያ አስተላልፌ እሰጣለሁ ማለት ነው

አዎ ፀጉሬን እንከባከባለሁ ያው በመጠኑ ማለት ነው ነገር ግን የሃይስኩል ተማሪ ሆኜ ስለ ፀጉሬ በጣም ነበር የምጨነቀው ስለ ውቤቴ በጣም ነው የምጨነቀው። በዛን ሰዓት በጣም ነበር የምንከባከበው። የማልገዛለት ቅባት አልነበረም። ነገር ግን አሁን እንደውም ሪላክስ ስሆንና ስተወው። በራሱ ጊዜ ማደግ ጀመረ ያኔ ግን አያድግልኝም ነበር። አሁን ተወት ሳደርገው ራሱ እያደገ ነው። በመጠኑ ነው የምንከባከበው

በብዛት ስድስት ሰዓት ላይ ነው የምተኛው። ተመሳሳይ ሰዓት ነው ያለኝ የመኝታ ሰዓቴ ማለት ነው። በዛን ሰዓት አይምሮዬም ያውቀዋል በዛ ሰዓት እንቅልፌ ይመጣል የምተኛው በብዛት ስድስት ሰዓት ላይ ነው። አልፎ አልፎ የስራ ጫናዎች ካሉና የማመሽበት ምክንያት ካለኝ ሰባት ሰዓትም ሊሆን ይችላል፤ በብዛት ግን ስድስት ሰዓት ላይ ነው የምተኛው።

እኔ የምጠቀመው ትናንሽ ቦርሳዎችን ነው ትናንሽ ቦርሳዎች ስልክ ብቻ መያዝ የሚችሉ ቦርሳዎችን እጠቀማለሁ። ትላልቅ ቦርሳዎች አልወድም። አንደኛ ትላልቅ ቦርሳዎች ስንጠቀም ውስጡ ላይ የተለያየ ክብደት ያላቸው እቃዎች ስለምንከት ሰውነታችን ወይም ደግሞ ትከሻችን ሊዝል ስለሚችል። እኔ ትናንሽ ቦርሳዎችን ነው የምጠቀመው

ማንቂያ ሰዓት አልጠቀምም የሆነ ሰዓት ላይ ይጠቀም ነበር አሁን አይምሮዬን የሚቀሰቅሰኝ በኢትዮጵያ አስራ አንድ ሰዓት ከአስራ አንድ ሰዓት በኋላ አልተኛም በውጪ ደግሞ አምስት ሰዓት ላይ እነሳለሁ ማለት ነው። ስለዚህ የማንቂያ ደወል አልጠቀምም እኔ ራሴ አእምሮዬን ነው የሚቀሰቅሰኝ። ከአስራ አንድ ሰዓት በኋላ ከተኛሁ ራሴን ያመኛል

አዎ ሙዜም መሄድ በጣም ነው የምወደው ምክንያቱም ሙዜም ውስጥ የተለያዩ ታሪኮችን ማግኘት እንችላለን የማናውቃቸውን ነገሮች አውቀን እንመጣለን ስለዚህ። ሙዜም መሄድ እጅግ በጣም የምወደው ነው ከትውልድ ወደ ትውልድ ሲተላለፉ የነበሩትን ታሪኮች። በቀላሉ ሙዜም ሄደን ተረድተን አይተን እንመጣለን ማለት ነው። ስለዚህ ሙዜም መሄድ በጣም ነው የምወደው

አዎ ሁለት የቤት እንስሳቶች አሉኝ እነሱም ውሻና ድመት ናቸው። ውሻና ድመቶቼን እጅግ በጣም ነው የምንከባከባቸው በጣም ነው የምወዳቸው። እኔ ስመጣ ራሱ በጣም ነው ከውጪ ስገባ አቀባበል የሚያደርጉልኝ እነሱ ከሌሉ ምግብ ራሱ መመገብ አልችልም። ስለዚህ ሁለት የቤት እንስሳቶች አሉኝ ውሻና ድመት ናቸው

አዎ በተቻለ መጠን በእቅድ ለመመራት እሞክራለሁ። ዛሬ ለምሳሌ ነገ የምሰራውን ዛሬ ላይ ነው እቅድ አቅጄ የማድረው ማለት ነው። ስለዚህ ጊዜዬን በአግባቡ እጠቀማለሁ ብዬ ነው የማስበው። አንዳንድ ጊዜ እቅድ ሳናቅድ ጊዜያችን ያላግባብ ተበታትኖ እናገኘዋለን። ስለዚህ ያ እንዳይሆን መጀመሪያውኑ የነገውን ዛሬ ነው አቅጄ የማድረው። ስለዚህ በአግባቡ እጠቀማለሁ ብዬ አስባለሁ።

አዎ ስጦታ መስጠት እጅግ በጣም ደስ ይለኛል በተለይ ለገና ለክሪስማርስ ስጦታ ስለምንሰጣጥ ስጦታ መስጠት እጅግ በጣም ነው ደስ ይለኛል ደስ የሚለኝ። መስጠት ብቻ ሳይሆን መስጠትም በጣም ነው የምወደው። ስጦታ ወረቀቱን ሳይ ራሱ። ስሜቴ ይቀየራል በጣም ነው የምወደው።

የእግር መንገድ እጅግ በጣም ነው የምወደው በጣም እሄዳለሁ በእግሬ ማለት ነው። ጠዋትና ማታ በእግሬ ነው በብዛት ወደ ስራ የምሄደው ከስራ ስመለስም ወደ ቤቴ የምገባው ማለት ነው። ምክንያቱም አንደኛ የስራ ቦታዬ በጣም ርቀት የለውም። በሰአት ሲሰላ ከሰላሳ እስከ አርባ ደቂቃ ጠዋት በእግሬ እጓዛለሁ። ማታም እንደዛው ስመለስ ካልመሸ በስተቀር በብዛት በእግሬ ነው የምንቀሳቀሰው

በአብዛኛው ስራ ላይ ስለማሳልፍ ቤት መሆንን እመርጣለሁ አልፎ አልፎ በእሁድ እሁድ እቤት ስውል እቤት መዋል በጣም ያዝናናኛል። ምክንያቱም በሳምንት አንድ ቀን ስለሆነ ቤት ምውለው። ለጊዜው ቤት መሆን ነው የሚያዝናናኝ ምናልባት ተደጋጋሚ ቤት ከዋልኩ ውጪ መዋል ልል እችላለሁ። ግን አሁን ባለሁበት ደረጃ ከቤት መዋል ያዝናናኛል

በአብዛኛው ጊዜዬን እማሳልፈው በስራ ላይ ነው። ያው መናፈሻ የመሄጃ ጊዜ የለኝም። ግን መናፈሻን ደግሞ እንደ ቀላል ነገር ማየት የለብንም። ሁላችንም ሰውነታችን ራሳችንን እምናዝናናበት ጊዜ ልንመድብ ይገባል። ነገር ግን እኔ እንኳን ለጊዜው መናፈሻ ላይ በብዛት አላሳልፍም በስራ ላይ ነው እማሳልፈው

አይ ገና አሁን ነው የተዋወቅኩት ሰርቼ አላውቅም ከዚህ በፊት ቴክኖሎጂን ለማወቅ እና አብሬ ለማደግ ነው ወደዚህ የመጣሁት። እና እስከዛሬ ድረስ እንደዚህ እሄንን ሰርቼ ስለማላውቅ ነው እና ገና አሁን ነው እየሰራሁ ያለሁት አሁን ዛሬ ነው ገና እየጀመርኩ ያለሁት ማለት ነው።

የምወደው መጽሐፍ እውነተኛ ታሪክ በብዛት ደስ ይለኛል። መጽሐፉን እውነተኛ ታሪክ እያነበብኩ ምንም ይሁን ምንም ሳልጨርስ አላቆመውም። ያው አንደኛ ከህይወትም አንዳንድ ነገሮችን መውሰዳቸው ትምህርቶችም ስላሉ እውነተኛ ታሪክ ሳነብ በጣም እወዳለሁ፤ ደስ ይለኛል።

ዶሮ የለኝም ያው ለበአል ነው የምንገዛው ለበአልም ስንገዛ ወዲያው ነው የምናርደው። ምክንያቱም የምንኖረው ከተማ ስለሆነ ከተማ ደግሞ ዶሮ ማርባት ትንሽ ይከብዳል። ክፍለ ሀገር ያለ ሰው ነው ዶሮ በብዛት የሚያረባው እና የከተማ ቦታ ደግሞ ሰፊ ቦታ ካለ ዶሮ መርባት ይቻላል። እኔ ግን ተከራይ ስለሆንኩ የራሴ ቤትም ስላልሆነ የግል ቦታም ስለሌለኝ ዶሮ የለኝም

አዎ ጾም እጾማለሁ ኦርቶዶክስ ስለሆንኩ ጾማለው። ያው የተለያዩ አጽዋማቶች አሉ በኦርቶዶክስ እምነት። ዋና ዋናዎቹ የገና ጾም የፋሲጋ ጾም የሰኔ ጾም ፍልሰታ። እና ጽጌ እነዚህ የኦርቶዶክስ ዋና ዋና ጾሞች ናቸው። ስለዚህ እነዚህን እጾማለሁ

ታሪክ መንገር እጅግ በጣም ደስ ይለኛል እጽፋለሁ በነገራችን ላይ የስነ ጽሁፍ ተማሪም ስለሆንኩ። መጽሐፍ ደስ ይለኛል ከመናገር ይልቅ እንደውም ሀሳቤን በጽሁፍ ስገልጽ እጅግ በጣም ደስ ይለኛል። ታሪኮችን እውነተኛ ታሪኮችንም የጀመርኳቸው አሉ እጻፍኩ ነው። ስለዚህ መጽሐፍ በጣም ደስ ይለኛል መንገርም ደስ ይለኛል

ከአራቱ ወቅቶች ድሮ ተማሪ ሆኜ ክረምትን ነበር በጣም የምወደው። ክረምት ላይ ያው ትምህርት ስለሌለ ጠዋት መነሳት ስለሌለ ክረምትን እጅግ በጣም እወደው ነበር። አሁን ግን ምህርን ነው የምወደው። ምህር ማለት ክረምት እያለቀ አበቦች እየፈኩ ፀሀይ እየወጣች የምትወጣበት ወቅት ስለሆነ ምህርን እጅግ በጣም እወደዋለሁ

አዎ ስሜት ይታያል ያው በውስጣችን የምንይዛቸው ስሜቶች አሉ ከአቅሜ በላይ መቆጣጠር ሲያቅተኝ ከፊቴ ላይ ይታያል። በብዛት ግን በውስጤ ለመያዝ እና ወደ ራሴ ለመመለስ በጣም እታገላለሁ። ግን የስሜት አይነቶች ይለያያሉ ከባድ ስሜት ከሆነ ፊቴ ላይ ይታያል።

አዎ ችግሮችን የመፍታት አቅም አለኝ በስራ ላይ ብቻ ሳይሆን በግንኙነት ላይ በቤተሰብ ላይ በተለያዩ ነገሮች ላይ የሆነ አለመግባባቶች ሲፈጠሩ ቁጭ ብዬ በጠረጴዛ ዙሪያ የመወያየት አቅም አለኝ። በደንብ አድርጌ በንግግርም በጣም ነው የማምነው። ስለዚህ ችግሮችን ከባድም ቢሆኑ በቀላሉ የመፍታት ብልሃትና ጥበብ አለኝ

በስራ ጊዜ አጋጣሚ የድካም ስሜት ከተሰማን የግድ ነው። ስራው እንዳይበላሽ የተወሰነ ትንፋሽ ሰብስበን ወይም ደግሞ ሀይል ሰብስበን ስራውን ገበታ ላይ መገኘት አለብን። አለበለዚያ ስራዎች ይበላሻሉ። ስለዚህ ምንድነው? በስራ ጊዜ እረፍት ካስፈለገ ለሶስት ደቂቃ ትንፋሽ ንጹህ አየር ወደ ውስጥ እናስገባና ወደ ውጭ እንተነፍሳለን። ከዛ በኋላ ራሳችን አዲስ መንፈስ ራሳችንን አድሰን። ከዛ በኋላ ወደ ስራዬ እመለሳለሁ ማለት ነው። ራሴን አድሼ

ሹራቡ የተቀደደ ከሆነ እዛው ላይ ቦታው ላይ መስፋት እችላለሁ። ነገሩ መሞካከር ስለምፈልግ ሁሉንም ነገር። ሰዎች የሰሩትን እችላለሁ ብዬ ስለማስብ እሰፋለሁ ወይም እሰራለሁ ብዬ አስባለሁ። አዲስ ከሆነ ትንሽ አስቸጋሪ ሊሆን ይችላል ግን የተቀደደ ቦታ ላይ ከሆነ መልሼ እሰፋለሁ እችላለሁ

የአማርኛ ፊልም በጣም ነው የምወደው። ምክንያቱም እኔም ራሴ እየሞከርኩ ነው ትንሽ ትንሽ ስለምጽፍ የስነ ጽሁፍ ተማሪም ስለሆንኩ አማርኛ ፊልም ያዝናናኛል። እጅግ በጣም ነው የምወደው የራሴንም ጽሁፍ ወደ ድራማ ለመቀየር። ለመማርም ስለምፈልግ የአማርኛ ፊልም ይቺ በጣም ደስ ይለኛል ያዝናናኛል

ፍየል በደንብ ነው የማውቀው እንደውም ፍየሉ ፍየል ያለበት ቦታ ላይ ነው የተወለድኩት ማለት ነው። ራሴም ፍየል ነበረኝ። የፍየል ስጋም በልቼ ነው ያደኩት። ፍየል ለኔ አዲስ ነገር አይደለም። በደንብ ነው የማውቀው ፍየልን። ስጋውንም በደንብ አጣጥሜ በልቼዋለሁ ስለዚህ ፍየልን በደንብ አብራርቼ መናገር እችላለሁ ስለ ፍየል

ለሌሎች ማስተማር በጣም ነው ምችለው አስተምሬም አውቃለሁ ስልጠና ሰጥቼም አውቃለሁ። እኔ ያለፍኩበትን መንገድ እኔ ያሳለፍኳቸውን የህይወት ውጣውረዶች በደንብ አርጌ ነው ለሌሎች ማስተላለፍ ምፈልገው። ማስተማርም በደንብ አርጌ ነው ምችለው ማለት ነው። አስተምሬም አውቃለሁ

ከፍራፍሬ አይነቶች እጅግ በጣም የምወደው አፕል ነው። ወይም ፖም ይባላል በአማርኛ። ፖም በጣም ነው የምወደው ምክንያቱም ፖም ከበላን ዶክተር ራሱ አያስፈልገንም ይባላል እና ምናልባትም ከዛ አንፃርም ሊሆን ይችላል። ፖም አዘወትሬ ነው መመገብ የምፈልገው። ሁለተኛ ደግሞ ሙዝ እወዳለሁ ሁለቱም በጣም አውዳለሁ

ማሰላሰል ሜዲቴሽን ወይም ደግሞ ጥሞና ይባላል በአማርኛ ጥሞና ይባላል አዎ አደርጋለሁ በደንብ ነው የማደርገው ማታ ከመተኛቴ በፊት አስር ደቂቃ። ራሴን በደንብ አድርጌ ጥሞና ውስጥ እከታለሁ በደንብ አሰላስላለሁ። ጠዋትም ከመነሳቴ በፊት። አስር ደቂቃዋን በደንብ አድርጌ ጥሞና ወይም ደግሞ ማሰላሰል አደርጋለሁ ከዛ በኋላ ቀኔ የተባረከ ይሆናል። ሌሊቴም የተባረከ ይሆናል ማለት ነው

ልዩ ችሎታዬ ያው ስነ ጽሁፍ ሀሳቦቼን በጽሁፍ ላይ የማስፈር ችሎታ አለኝ። እጽፋለሁ በጣም ታሪኮችን በጣም እጽፋለሁ። ሁለተኛ ደግሞ ጥበብ ተሰጥቶኛል ጥበብ በትንሽ ነገር ትልቅ ነገር መስራት እችላለሁ። ነገሮችን ችግሮችን ሁሉ ችግር ብዬ አልይዛቸውም መፍትሄዎችን አሳድጄ አግኝቼ። ነገሮችን የከበዱ ነገሮችን ማቅለል እችላለሁ

በጣም በጣም በጣም ሀይለኛ ተከራከሪ ነኝ ቀንሱ ቀንሱ ቀንሱ ነው በቃ። አላምንም ሁለት ቦታ ሶስት ቦታ። አጣርቼ ነው እቃ ለመግዛት ወጥቼ። በቃ በጣም አድክሜያቸው ነው የሚሸጡትን ሰዎች የምገዛው። አንድ ቦታ ላይ ራሱ ሄጄ አልገዛም። በደንብ አጣርቼ ከዛ በኋላ ተከራክሬ ተከራክሬ የመጨረሻ ደረጃ ላይ አስደርሼ ነው አስቀንሼ የምገዛው በጣም ተከራካሪ ነኝ

ሳንቲም ትቆጥባለህ እጅግ በጣም ቆጣቢ ነኝ እንደውም ቤተሰቦቼ በዙሪያዬ የሚያዉቁኝ ሰዎች ቋጣሪ ነው የሚሉኝ። ቋጣሪ ሲባል በፊት በልጅነቴ ስድብ ነበር የሚመስለኝ አሁን ግን እጅግ በጣም ደስ ነው የሚለኝ ምክንያቱም ሴቪንግ ስናደርግ ስንቆጥብ ነው ስኬታማ የምንሆነው ማለት ነው። ገንዘብን በአግባቡ ስናወጣ ስናከብረው ነው ስኬት የሚመጣው በዚህ ይሄንን አምናለሁ አሁን ስለዚህ ሳንቲም በደንብ ነው የምቆጥበው

በእጅ መሸመን አልችልም። ቤተሰቦቼ ሲሸመኑ ግን አይቻለሁ በቤተሰቦቼ ሲሰሩ ጋቢ ሲሰሩ ነጠላ ሲሰሩ ብልኮ ዶሊት ሲሰሩ አይቻለሁ። እኔ አልችልም ምክንያቱም ትንሽ ባህላዊ ነገር ስለሆነ። እኛ ደግሞ አሁን ቴክኖሎጂ ጋ ነው ያለነው። እና በዚህ የተነሳ አልችልም ብዙ

ወተት በጣም ነው የምወደው ወተት አለው ወተት ወተት ብቻ ሳይሆን የወተት ዝርያዎችን አጠቃላይ የምጠላው ነገር የለኝም። ቅቤ አይቤ አጓት የሚባል አለ አሬራ የሚባል አለ። እነሱን ሁሉ በአጠቃላይ የውተት ዝርያዎችን በአጠቃላይ እጠቀማለሁ እጠጣለሁ

እንደ ትራሱ አይነት ይወስነዋል በጣም ስስ ከሆነ ሁለት አደራርበን ልንጠቀም እንችላለን። መካከለኛ ከሆነ ደግሞ አንድ በቂ ነው። እኔ የምጠቀመው መካከለኛውን ስለሆነ። አንድ ትራስ ነው የምጠቀመው ትራስ በጣም ነው የምወደው። በጣም ሲበዛ ደግሞ አንገት ስለሚያሳምም። ከአንድ በላይ አልጠቀምም አንድ ትራስ ነው የምጠቀመው

የትኛውን የሙዚቃ መሳሪያ ባህላዊውን ነው ወይስ ደግሞ ዘመናዊውን ነው? ባህላዊ ከሆነ የኢትዮጵያ ባህላዊ የሙዚቃ መሳሪያ የምንላቸው ክራር አለ ከበሮ ዋሽንት በገና አለ። ከነዚህ ውስጥ ከበሮ ትንሽ ትንሽ እሞክራለሁ። ሌሎችን ግን እሰማቸዋለሁ እንጂ ብዙ አልሞክርም

የብርድ ልብሱ አይነት ይወስነዋል? ማነው ወፍራም ከሆነ አንድ ብርድ ልብስ ነው የምትጠቀመው ካንሶላ ጋ ማለት ነው። ክረምት ከሆነ ደግሞ አንዳንዴ በክረምት ስለሚበርድ ክረምት ላይ ቅዝቃዜ ባለበት ደግሞ ሁለት ብርድ ልብስ እጠቀማለሁ። እንደ አየሩ ሁኔታ እና እንደ ወቅቱ ነው። አልባሳትን የምንቀያይረው ማለት ነው

ቅዳሜ በስራ ነው ማሳልፈው። ሙሉ ቀን ስራ አለኝ ቅዳሜን ስራ ላይ ነው ማሳልፈው። እሁድ ደግሞ ጠዋት ቤተክርስቲያን እሄዳለሁ። ያው ሳምንቱን ሙሉ የሰራሁትን እንዲባርክልኝ መንፈሳዊ ቦታ ሄጄ ጸሎት አድርጌ ወደ ቤቴ መጥቼ ቤቴ ደግሞ የተወሰነ እረፍት እወስድበታለሁ። በዛ መልክ ነው ማሳልፈው